በእጅ መጻፍ ትወዳለህ የሚለው? አዎ እወዳሎሁ በተለያይ መንገድ አብዛኛው ጊዜ በእጅ መጻፍ ነው የምወደው። ያው ደብዳቤ ሲኖር ያው የምፈልገው መልእክት ለመላክ ስፈልግ። ወደ ሌላው ቦታ የፈለኩት ሁሉ በእጅ መጻፍ እወዳለሁ ማለቴ ነህ ከእንትን ውጭ ማለት ነው።